በምን ሰዓት ትነሳለህ? ያው እኔ ብዙ ጊዜ ምነሳው። በጣም ስራ ሚበዛብኝ ከሆነ ሆስፒታል ስለማድር ቀን ቀን የምተኛባቸው ሁኔታዎች አሉ። ቀን ከተኛው ልክ ጠዋት እንደወጣሁኝ ከሆስፒታል ማለት ነው። ቁርስ ከበላው በኋላ ትንሽ አረፍ እልና እተኛና ከስድስት ሰዓት በኋላ ወይም ከስድስት እስከ ዘጠኝ ሰዓት እተኛለሁኝ ማለት ነው። ከዛ ተመልሼ ዘጠኝ ሰዓት ላይ እነሳለው። ከተነሳሁ በኋላ ደግሞ እስከ አስራ ሁለት ሰዓት ስራ እስራና ከዛ ሌሊቱን ሙሉን አልተኛም ማለት ነው። ከዛ ሁለ ጠዋት አስራ ሁለት ሰዓት ላይ እነሳለሁ። ቀኑን ሙሉ ስራ ስሰራ እውላለሁ። ስለዚህ እንደ ሁኔታው ነው እንደ ሁኔታው ነው ስራ የማድር ከሆነ የምነሳባቸው ሰአቶች ቀን ስለምተኛ ቀንም እነሳለው። ሌሊትም ደግሞ የማልተኛበት ሰዓት አለ ማለት ነው። ከሳይንሱ አንፃር ለሰው ልጅ የሚመከረው ማታ ከአራት ሰዓት ጀምሮ እስከ ሌሊቱ አስራ ሁለት ሰዓት ድረስ አንድ ሰው ከተኛ መነሳት አለበት። ከዛ ቀኑ ሙሉ የሚሰራው ስራ ካለ መስራት አለበት። ይህ ደግሞ የእንቅልፍ ሰዓታችን ላለማጣት የእንቅልፍ ሰዓት ላለማዛባት ይረዳል ማለት ነው። እንቅልፍ ለሰው ልጅ በጣም ወሳኝ ከሚባሉት ነገር ውስጥ ነው። እንደውም አንዳንድ መጻሕፍቶች ላይ ሰባ አምስት ፐርሰንት የሰው ልጅ እድሜውን የሚያባክነው በእንቅልፍ ነው። በጣም ረጅም ሰዓት ይተኛል ማለት ነው። እና እኔ ምተኛው ብዙውን ጊዜ ቀን እተኛለሁ። ዘጠኝ ሰዓት ላይ እነሳለሁ ከዛ ተመልሼ ወደ ስራ እገባለሁ ስራ ከሌለኝ ግን ሁል ጊዜ ማታ አራት ሰዓት ላይ እተኛለሁ። ጠዋት አስራ ሁለት ሰዓት ላይ እነቃለሁ። ሙያዬን ደግሞ ስራዬን ስሰራ እውላለሁ ማለት ነው በዚህ መልክ ነው። ምንሰራው እንቅልፍ ከፍቅረኛ ጋር ሲሆን ደግሞ በጣም ደስ ይላል። ከምንወዳቸው ከፍቅረኞቻችን ጋር ሲሆን ማለት ነው። በጣም ሚያስደስት ነው። ረጅም ሰዓት ልተኛ እንችላለን። አንዳንድ ጊዜ እንደውም አስራ ሁለት ሰዓት ላይ መነሳቱን ትቼ ከቀኑ ስድስት ሰዓት ልነሳ እችላለሁ ማለት ነው። ከፍቅረኛዬ ጋር ከሆንኩ ሚመቸኝ ከሆነ እንደዛ ነው ምናረገው። እንግዲህ እንቅልፍ ከሚሰጡን የሆርሞን መዛባትን ይከላከልልናል እንቅልፍ ስንተኛ የቆዳ ጥራት ይጨምራል። እንቅልፍ ማለት ነው። ዘርፈ ብዙ ጠቀሜታዎች አሉት። ስለዚህ አብዛኛው ሰው ደግሞ የሚነሳበት ሰዓቱ ይለያያል ማለት ነው። ይሄ የምቾት ሰዓት የሚባለው ስላለ ይለያያል ማለት ነው። እና እንቅልፍ ረጅም ሰዓት የሚተኙ ሰዎች የኦቲዝም ለመጠቃት ደረጃ እንዳይደርሱ እንቅልፍ ብዙ ሰዓት አይመከርም። ግን በትንሹ አስራ ስምንት ሰዓት መተኛት አለበት አንድ ጤነኛ ነው። ሰው አንድ ጤነኛ ሰው በትንሹ ስምንት ሰዓት መተኛት ይጠበቅበታል ማለት ነው። ከደከመኝ አንዳንድ ጊዜ ደግሞ ላልነሳ እችላለሁ ጠዋት ላይ ድካም ሲሰማ እንደሁኔታው ምነሳበት ሰዓት ይቀያየራል። ይቀያየራል ማለት ነው እንደዛ ነው።

ምን አይነት ሙዚቃ ትወዳለህ? የምወደው ሙዚቃ ለስለስ ያለ የጃዝ ወይም ወረዳ ለምጥ ያላቸው ሙዚቃዎች እወዳለሁ። ምሽት ላይ በተለይ የድሮዎቹን የነጥላሁን ገሰሰ እኔን ኤፍሬም ታምሮ የነሙሉ ቀን። የነ አስቴር አወቀ ይሄ አማርኛ ዘፈኖች በጣም የምወዳቸው ሙዚቃዎች ናቸው። የባህል ሙዚቃም እወዳለሁ። እ በጣም ደስ የሚለኝ ሙዚቃ ግን። በክላሲካል የታጀበ ሙዚቃ ለስለስ ያለ ሙዚቃ እወዳለሁ። ለምሳሌ ኤፍሬም ታምሩ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ መውደዴ ነይ መውደዴ ነይ ነይ የሚለው ሙዚቃ በጣም የተለየ ስሜት ይሰጠኛል ነኝ። ለምሳሌ ጥላሁን ግሰሰ ዘፈን ደግሞ ትንፋሺ ተቀርጾ ይቀመጥ ማስታወሻ እየሞትኩ ጊዜ እንዲሆን ማልቀሻ። የሚለው የጥላሁን ገሰሰ ሙዚቃ ልብን ይሰብራል ይሰብራል እና። ለኔ ሙዚቃ ልዩ ነው። ልዩ ነው ስሜት ይቀሰቅሳል ትዝታን ያመጣል። ሳደምጥ ነው ያደኩት የሙዚቃ አፍቃሪ ነኝ። ከእንግሊዘኛ ዘፈን ደግሞ የነ ክሪስ ብሩ የነ ከእንግሊዘኛ ስማቸውን ባላውቀውም ግን እንደዚህ ጃዝ ስሎ ቢት እንግሊሽ ምት ያላቸው እወዳለሁ ማለት ነው። ሙዚቃ በሰው ልጅ ህይወት ውስጥ እንግዲህ ትልቅ ሚና ይጫወታል። ከክፍለ ዘመን በፊት የነበረ ዜማ ነው። ያው የዜማ ደራሲ በኢትዮጵያውያን ቅዱስ ያሬድ ሲሆን በውጪው ደግሞ እነ ሞዛርት የተባሉት የሙዚቃ አቀንቃኞች የሙዚቃ ደራሲ ይባላሉ ማለት ነው። ሙዚቃ በሰው ልጅ ህይወት ውስጥ ደስታውን ሀዘኑን ስሜቱን የሚያፈልቅበትና የሚናገርበት ከመሆኑም አንፃር ደስ የሚል ትእይንት አለው ማለት ነው። እና ለስለስ ያለ ሙዚቃ ይመቸኛል እወዳለሁ።